ትንሽ ሳለው ያው ያው ህፃን ሳለው ማለት ነው። እንደ ማንኛውም ሰው ነው እንግዲህ። የተወለድኩት ገጠራማ አካባቢ ስለሆነ ጭቃ እየተጫወትኩኝ ምን እያልኩኝ ነው ያደግኩት። እንደ ልጆች እቃቃ እየተጫወትኩኝ አይደለም ስለዚህ ትንሽ ሳለው። እቃ እቃ እና የተለያዩ ነገሮችን ብዙን ጊዜ አንጫወትም ጭቃ የምንጫወተው ያው ስናድግ ነው። እቃ እቃ ምናምን ትንሽ ስናድግ ቢያንስ አንድ አመት ሁለት አመት ተኩል እስከ ሶስት አመት ባለው ነው። እንጂ አስተዳደጌ ያው ጭቃ ምናምን እየተጫወትኩኝ ነው ያደግኩት። ብዙም የሚካበድ ነገር የለም። እንደ ማንኛውም ኢትዮጵያዊ እንደዛ ሆኜ ነው ያደግኩት። በዛ ላይ ደግሞ አካባቢው ገጠራማም ስለሆነ ብዙም ትኩረት የተሰጠው ለልጅ ለህፃናት እንክብካቤ ለየት ያለ ነገር አይደረግም።